የንግድ አውታረ መረብ ዝግጅት ላይ የነበረው ብዙ ባለሙያዎች ታሰብስበዋል። አዳዲስ ሰዎች መጠቆም እድል ነው በመጀመሪያ ትንሽ ፈራው ግን ወደ አንድ ቡድን ቀረብኩ። ራሴን አስታውቄያለሁ ስለ ስራዬ ተናግሬያለ፤ ሌሎችም ስለ እነሱ ነግረውኛል፤ የንግድ ካርዶችን ተለዋወጥን፤ የሚገርም የሙያ አጋጣሚዎች ሰማሁ። አንዳንዶች ምክር ሰጥተውኛል። የመገናኘት ግንኙነት መፍጠር ያስፈልጋል። ምናልባት ወደ ፈት መተባበር እንችላለን። ይህ ዕድልን አመሰግናለሁ። የስራው አውታረ መረብ ለእድገት አስፈላጊ ነው።

ከማህበራዊ ሚዲያ እረፍት እወሰዳለሁ ብዙ ጊዜ እየወሰደኝ እየወሰደኝ ነው ሁሌ እያወዳደርኩ እገኛለሁ ሌሎች ምን እያደረጉ እያየሁ የአምሮ ጤና ላይ ይጎዳል መተገበሪያዎችን ሰርዣለሁ ለአንድ ወር መመኮር እፈልጋለሁ የአወነተኛ ህይወት ግንኙነቶችን አተኩራለሁ ከእወነተኛ ሰዎች ጋር እነጋገራለሁ መጻፍ ማንበብ እችላለሁ በአትክልት መስራት እችላለሁ ጊዜን ለተሻለ ነገር እጠቃማለሁ። በመጀመሪያ ከባድ ይሆናል ግን ይኸውና መሞከር ያስፈልጋል ሚዛን ማግኘት አለብኝ። ማህበራዊ ሚዲያ መሳሪያ መሆን አለበት አይደለም።

ባል ሲመጣ ሁሉም ደስተኛ ይሆናል ቤተሰብ ሁሌ ይሰበሰባል አዳዲስ ልብሶችን እንገዛለን ጽጌረዳና እንጀራ እናዘጋጃለን ቤቱን እናጸዳለን አበባዎችን እናስቀምጣለን ጎረቤቶች እርስ በእርሳቸው ይጎበኛሉ። ልጆች በጣም ይደሰታሉ ሁላችንም አብረን እንበላለን አገሬ ዘፈኖችን እንዘፍናለን የቤተክርስቲያን ደወል ይሰማል ሁሉም ሰው በረከት ይመጣል። ይህ ባህል ጊዜ ነው በዓላት ህይወትን ይሞላሉ

የአፈጻጸም ግምገማዬ ዛሬ ነው ትንሽ ትጉ ይሰማኛል አለቃዬ ከእኔ ጋር ይቀመጣል። የባለፈ ሰባት ወራትን እንገመግማለን ምን ጥሩ ሰርቻለሁ የት ማሻሻል እችላለሁ? አዎንታዊ አስተያየት ተስፋ አደርጋለሁ ግን ተገን የሆኑ ነገሮች ሊኖሩ ይችላሉ። አመሰግናለሁ እናቀርባለሁ ግቦች ለሚቀጥለው ጊዜ እናዘጋጃለን የደሞዝ ጭማሬ ሊኖር ይችላል? ወይ ምናልባት አዲስ ሚናዎች ይሄ እድገት እድል ነው። ከእርሱ መማር እፈልጋለሁ ግልጽ ግንኙነት አስፈላጊ ነው። በስራዬ ለመሻሻል ቆርቻለሁ

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው። ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያዩ ድሮ ገጾችን እመለከታለሁ ዋጋዎችን አነጻጽራለሁ የደንበኛ ግምገማዎችን አነባለሁ ፎቶዎችና መግለጫዎች። ይረዳሉ ወደ ጋር ይጨምራሉ ወይ ክፍያ መረጃ እገባለሁ ትእዛዙ በጥቂት ቀናት ይደርሳል። ማጣቢያ እንኳን አያስፈልግም ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም። መመለስ ያስፈልጋል በአጠቃላይ ጥሩ ልምድ ነው። ቴክኖሎጂው ህይወትን ቀላል ያደርጋል

ጠዋት ስነካ በጣም ደስ ይለኛል አዲስ ቀን እየጀመረ ነው። መጀመሪያ ቡና አጠጣለሁ ከዚያ ቁርስ እበላለሁ የጠዋት ጊዜ በጣም ጸጥተኛ ነው ሞቅ ያለው ውሃ ታጥቤ እወጣለሁ። ከዚያ ንጹህ ልብስ እለብሳለሁ አእምሮዬ በጣም ልቅ ነው። የእለቱን ስራ ለመጀመር ደስ ይለኛል ጠዋት ላይ ሁሌ እቸኩያለሁ ጊዜ ባይኖርም ጥሩ መዘጋጀት አለብኝ። ይህ የእለት ተእለት ልምዴ ነው

የልደት ቀኔ ይቀርባል ትንሽ አከባበር ማድረግ እፈልጋለሁ ጓደኞቼን ማን ልጋብዝ እያሰብኩ ነው ቦታ መምረጥ አለብኝ ምናልባት ቤት ውስጥ ይሻላል ኬክ ማዘጋጀት አለብኝ። ማዘዝ አለብኝ ቸኮሌት ኬክ ምርጥ ነው። መጠጦች እና ምግብ ማዘጋጀት ያስፈልጋል ሙዚቃ ዝርዝር ማዘጋጀት አለብኝ። ያስተዋል እና ቀለማት መግዛት አልች እችላለው ሁሉም ሰው እንዲመጣ ተስፋ አደርጋለሁ። ይህ ቀን ልዪ ለማድረግ እፈልጋለሁ ከሰዎች ጋራ ማክበር ደስ ይለኛል። እድሜ ክብር ማግኘት ያስፈልጋል

ለደንበኛ አቀራረብ እያዘጋጀው ነው በመጪው ሳምንት ይሆናል። ስላይዶች ማዘጋጀት አለብኝ መረጃ በግልጽ መቅረብ አለበት ምስሎችና ፎቶግራፎች ያስፈልጋሉ። በጽንሰ ሀሳብ አድርጌ መለማመድ አለብኝ በራስ መተማመን ማሳየት አለብኝ። ጥያቄዎችን መመለስ እችል ዘንድ የቡድን አባላት ያግዙኛል አስተያየታቸውን እጠይቃለሁ። አቀራረቡን እናሻሽላለን። በዓል በአለም በጣም አሳሳቢ ነው። ግን መዘጋጀት አለብኝ። ደመኞች በሙያዊነት እንደምሰራ ማየት አለባቸው። በመጨረሻ ስኬታማ ይሆናል ብዬ ተስፋ አደርጋለሁ

የቤት ህንፃ የለኝም ምክንያቱም እንግዲህ እኔ የመኖርበት ሁኔታ ብዙም ምቹ አይደለም የቤት እንሰሳትን ለማሳደግ የሚሆን ነባራዊ ሁኔታ የለኝም በዚህም ምክንያት እንግዲህ የቤት ህንፃ ለማሳደግ ምቹ ሁኔታ ስለሌለኝ አሁን ላይ ምንም አይነት የቤተሰብ በቤት ውስጥ እያረባሁ አይደለም የሚሆንበት ምክንያት እንግዲህ ቤት ውስጥ የሚከባከብ ሰው የለኝም ማለት ነው በዚህም ምክንያት የቤት እንስሳን ለማርባት ምቹ ሁኔታ ስላልተፈጠረልኝ አሁን ላይ የቤቴ ውስጥ ምንም አይነት እንስሳት የለም ብን በጣም ደስ የሚለኝ ነገር አለ የቤተንሳትን ቤቴ ውስጥ ማርባት እፈልጋለሁ ወደፊት ሰዎች በሚኖሩበት ሰዓት ማለት ነው።

ኮምፒውተር መጠቀም እችላለሁ እንግዲህ ማንኛውም አይነት የኮምፒውተር ነገሮችን መጠቀም እችላለሁ። ማይክሮ ሶፍት ወርድ እና ሌሎች ነገሮችን ሶፍትዌሮችንም እንዲሁ መጫን እችላለሁኝ። የተለያዩ ሶፍትዌሮችን ኢንጂነር እና ሌሎች ሶፍትዌሮችን መጠቀም እችላለሁ። እያንዳንዱን ነገር ኮምፒውተር ላይ መስራት የሚቻለውን ነገር ሁሉ እሰራለሁ ብዬ አስባለሁ። ሶፍትዌሮችን ከመጫን ጀምሮ መጽሐፍ እና ሌሎች ሙዚቃ መጫወት ኢንተርኔት መጠቀም እና ሌሎች ነገሮችን እንዲሁ እችላለሁኝ። በዚህም ምክንያት ኢንተርኔትን እንደ አጠቃላይ እጠቀማለሁ ወይም እችላለሁ ብዬ መናገር የምችልበት ሁኔታ ነው ያለው ማለት ነው። ይሄንን ይመስላል ስለ ኮምፒውተር ያለኝ ሀሳብ ወይም ጥያቄ ይሄንን ይመስላል።

ማቅረቢያ ማለት እንግዲህ ምን ማለት እንደሆነ አይታወቅም የተለያዩ ጥያቄዎች እንግዲህ ስህተት እንዳለባቸው ተናግሬያለሁ በዚህ ምክንያት እነዚህን ነገሮች እያንዳንዱን ነገሮች ማስተካክያ እንዲደረግባቸው ቅሬታ በሚመስል መልኩ ማመልከቴ ይታወቃል። እንዲሁ እናንተ ግን ምንም አይነት ማስተካከያ እያደረጋችሁ አይደለም በዚህም ምክንያት ጥያቄዎች በተደጋጋሚ እየመጡ እየተቸገርነው እነዚህን ጥያቄዎች እንዲስተካክሉና የተለየ ጥሩ የሚባል ምላሽ እንዲሰጣቸው ጥረት እያደረግን ነበረ። በእናንተ በኩል ግን ምንም አይነት ማስተካከያ እየተደረገ ወይም እየተካሄደ ስላልሆነ ለጥያቄ ቀጥተኛ ምላሽ መስጠት ይቸገረኛል። ስለዚህ በዚህ ማቆም ነው የሚሻለው ማለት ነው

ታሪክን መንገር እወዳለሁ እንግዲህ በዚህ ታሪኮች የተለያዩ ታሪኮች እንደተፈጠሩ ይታወቃል በተለይ በእኛ ሀገር ደረጃ ደግሞ በጣም ብዙ ዘርፈ ብዙ የሚባሉ ታሪኮች እንዳሉ ይታወቃል ሀገሪቱ በራሷ የታሪክ ሀገር ናት። ብዙ ነገሮች ብዙ ክስተቶች ተፈጥረዋል በዚህም ምክንያት እነዚህ እያንዳንዱ ከስተዋቾች ታሪክ ናቸው። በእያንዳንዱ የአእምሮ ውስጥ የሰው የአእምሮ ውስጥ የተቀመጡ ናቸው። እነዚህን ታሪኮች ደግሞ ከቃል ወደ ቃል የተላለፉበት ምክንያት ነው ያለው። ስለዚህ እነዚህ እያንዳንዱ ታሪኮች መንገር እወዳለሁኝ ምክንያቱም እነዚህ ታሪኮች ሰዎች የሰሯቸው ለወደፊት መቀመጥ ያለባቸው ነገሮች ናቸው። እና እነዚህ ታሪኮች በመንገር ለመጭው ልጅ ማስተላለፍ ያስፈልጋል። መንገር እወዳለሁ ብዬ መናገር እችላለሁ።

የቪዲዮ ጥሪ አደርጋለሁ እንግዲህ በቪዲዮ ጥሪ የተለያዩ ምስሎችን ማካሄድ ይቻላል ማለት ነው። ፊት ለፊት በመታየት ማውራት ከድምጽ የተሻለ ጥሩ የማውራት ዘዴ ይሰጣል ማለት ነው። በዚህ ምክንያት የቪዲዮ ጥሪ አደርጋለሁ። አንዳንዴ ልሰራ እናደርጋቸዋለን ብዙ ጊዜ ግን ለሰላምታ እንዲሁም ከጓደኞቼ ጋር ለማውራት እንጠቀምባቸዋለን። በዚህ ምክንያት የቪዲዮ ጥሪ በተደጋጋሚ የማደርግበት አጋጣሚ አለ። ለዚህም የተለያዩ መተግበሪያዎችን እጠቀማለሁ። እነዚህ መተግበሪያዎች እንግዲህ በቪዲዮ እኛን እገናኝተው እንድናወራ። እንዲሁም በፊት ለፊት ተያይተን ነገሮችን እንድለዋወጥ ሀሳብ እንድለዋወጥ እድል ይፈጥሩልናል ማለት ነው

እንግዲህ ሩዝ እወዳለሁ በጣም ከምወዳቸው እና ከምገባቸው የምግብ አይነቶች አንዱ እንግዲህ ሩዝ ነው ሩዝን በመመገብ ብዙ ጥቅም ማግኘት እንደሚቻል ይታወቃል እንግዲህ አለም ላይ ሩዝ በጣም የተለየና ምርጥ የሚባል አለም ላይ በጣም ብዙ ተመጋቢ ያለው የምግብ አይነት ነው በጣም በተለያዩ ሀገሮች እንደሚመረት ይታወቃል። እኛም ሀገር ላይ ኢትዮጵያ ውስጥ ይመረጣል እንግዲህ ይሄ ምርት በጣም በብዛት በሰፊው ወደ ገበያ ይቀርባል በዚህ ማህበረሰቡ በተለያየ መልኩ እየሰራ ይጠቀመዋል ማለት ነው። እንግዲህ ሩዝ ከምወዳቸውና ከምመርጣቸው የምግብ አይነቶች አንዱ ነው በተደጋጋሚ የምመገበው ምግብ ነው ብዬ መናገር እችላለሁ ማለት ነው

ሽቶ እጠቀማለሁ እንግዲህ በተደጋጋሚ ሽቶ እጠቀማለሁ የተለያዩ ሽቶ አይነቶችን ተጠቅሜ አውቃለሁ እንግዲህ ብዙ አይነቶችም ምርጫዎች አሉ ከእነዚህም ውስጥ አንደኛው እንግዲህ ቪአይፒ የሚባለው ሽቶ ነው ሌሎችንም ሽቶዎች ተጠቅሜ አውቃለሁ ሽቶ በተደጋጋሚ የምጠቀመው እንግዲህ የራሴን መልካም ማዕዛ እንድኖረኝ እና ከሰዎች ጋር በምገናኝበት ጊዜ ምንም አይነት የስነልቦና ችግር እንዳይደርስብኝ ለማድረግ ነው። በዚህም ምክንያት ሽቶ ምጠቀመው እንግዲህ በተደጋጋሚ ነው ብዙ ጊዜ ሽቶ የመጠቀም ልምዱ አለኝ። ይህንን በማድረጌ እንግዲህ ጥቅም አግንቻለሁ ብዬ አስባለሁኝ የተለያዩ ሽቶዎችን ሞክሬያለሁ ከዚህ በፊት እንደማለት ነው።

በስራ ለመጓዝ እየተዘጋጀው ነው። ሌላ ከተማ መሄድ አለብኝ። ጥቂት ቀናት ቆያለሁ። ስብሰባዎች ተያይዘዋል። መዳረሻዬን ማረጋገጥ አለብኝ። ትኬቶች ተገዝቷል። ሆቴሉ ተይዟል። ሻንጣዬን ማሰባሰብ አለብኝ። የንግድ ልብሶቹን ማሸግ አለብኝ። ላፕቶፔንም ማምጣት አለብኝ። የሰነዱ ቅጂዎችን አዘጋጃለሁ። አውሮፕላን ውስጥ መስራት እችላለሁ። አዳዲስ ቦታ ለማየት እደሰታለሁ። ግን ቤተሰቤን እናፍቃለሁ። የንግድ ጉዞ አንዳንድ ጊዜ አድካሚ ነው። ግን የስራ አካል ነው።

እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በየእሁድ ቤተክርስቲያን እሄዳለሁ ጸሎት እና መዝሙር እወዳለሁ። የቄስ ትምህርት ምክር ይሰጣል። ከማህበረሰብ ጋር መገናኘት ያስደስተኛል። ቅዳሴ ሰላም ያስገኛል። በቤት ውስጥ እጸልያለሁ ጠዋት እና ምሽት እንዘክራለን። የእምነት መጽሐፍ አነባለሁ። በጾም ጊዜ ህግን እከተላለሁ የመንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል በእግዚአብሔር ላይ እተማመናለሁ

ለማስታወቂያ ተስፋ እያደረኩ ነው ለሁለት አመት ተረካቢ ሆኜ ሰርቻለሁ ጠንክሬ እሰራለሁ ሁሌም ቀጠሮ ፈጽማለሁ አለቃ አስተያየትን ያመሰግናል። ግን መጠበቅ አለብኝ ውሳኔ ይቀርባል አንዳንድ ጊዜ ተጨንቄያለሁ። ምናባት ሌላ እጩ የተሻለ ነው። ግን በኔ ችሎታ እተማምናለሁ የከሎች ግንኙነት አደግ ነበረብኝ። አዳዲስ ተከናውን ልጅ የተማርኩ የእድል ለኔ አስፈላጊ ነው። ውጤቱን በቅርቡ እሰማለሁ። ምንም እንኳን በእምቢው መስራት እቀጥላለሁ

የንግድ አውታር መረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰስበዋል አዳዲስ ሰዎችን መጠቆም እድል ነው። መጀመሪያ ትንሽ ፈራሁ ግን ወደ ቡድን ቀረብኩ ራሴን አስታውቂያለሁ ለስራዬ ተናግሬያለሁ ለሪስ ስለእነሱ። ነግረውኛል የንግድ ካርዶችን ተለዋወጥን የሚገርሙ ያ አጋጣሚዎች ሰማሁ። አንዳንዶች ምክር ሰተውኛል የመገናኘት የመገናኘት ግንኙነት መፍጠር ያስፈልጋል ምናልባት ለወደፊት መተባበር እንችላለን። ይሄ እድል አመሰግናለሁ የስራው ተራ መረብ ላይ እድገት አስፈላጊ ነው

ድመት አለኝ። ስሟ ሉሲ ናት። በጣም ውብ ናት እና ተንኮለኛ ናት። በየቀኑ መመገብ አለብኝ። ውሃዋን መቀየር አለብኝ። ከእኔ ጋር መጫወት ትወዳለች። ትንሹን ኳስ ታሳደዋለች። አንዳንድ ጊዜ በእግሬ ላይ ትተኛታለች። ሙቀቷን እሰማዋለሁ። ስትታመም ወደ ዶክተር እወስዳታለሁ። ንጽህናዋን መጠበቅ አለብኝ። ሉሲ የቤተሰብ አባል ናት። ከእሷ ጋር መሆን ያስደስተኛል። እንሳት ፍቅር እና ተጨባጭነት ይሰጣሉ።

ገንዘብ መቆጠብ እየሞከርኩ ነው በየወሩ አቅጣጫ ላይ ትንሽ መጠን መተው አለብኝ፤ አላስፈላጊ ወጭዎችን መቀነስ ጀምሬአለሁ፤። የቤት ምግብ መብላት ይረዳል ከምግብ ቤቶች ላይ መብላት ውድ ነው። ወደ ገበያ ዝርዝር ይዤ እሄዳለሁ ተጨማሪ ነገሮችን አልገዛም። ባንክ ውስጥ ማስቀመጥ ነው፤ የተጠበቀነው ወደፊት። እቅድ ማድረግ አለብኝ አንዳንድ ጊዜ ከባድ ነው ግን አስፈላጊ ነው። ቁጠባ ለነገ ተስፋ ይሰጣል

የአፈጻጸም ግምገማየ ዛሬ ነው። ትንሽ ጥሩ ይሰማኛል። አለቃዬ ከእኔ ጋር ይቀመጣል የባለፈ ሰባት ወራትን እንገመግማለን ምን ጥሩ ሰርቻለሁ የት ማሻሻል እችላለሁ አወንታዊ አስተያየት ተስፋ አደርጋለሁ። ግን ተገኑ የሆኑ ነገሮች ሊኖሩ ይችላሉ አመሰግናለሁ እና እቀበላለሁ ግቦች በሚቀጥለው ጊዜ እናዘጋጃለን የደሞዝ ጭማር ሊኖር ይችላል ወይ ምናልባት አዲስ ሚናዎች የእድገት እድል ነው ከእርሱ መማር እፈልጋለሁ ግልጽነት ግንኙነት አስፈላጊ ነው በስራዬ ለመሻሻል ቆርቄለሁ

እንጀራ ማብሰል የቤተሰብ ስራ ነው የመጀመሪያ እጥፍ መፍቸት አለብን። ከዚያ ውሃ እናቅመዋለን ሶስት ቀናት መጠበቅ አለብን። ሲያፈርም ጥሩ ሽታ አለው ሚጣድ ላይ እንጎርፋለን። ትልቅ እመልካለሁ በእሳት ላይ በፍጥነት ይበስላል። ጎን እንገለብጠዋለን ከዚህ አበጥተን እንሸፍነዋለን። እንጀራ በየቀኑ እንጠቀማለን ጋር ጣፋጭ ነው። ይሄኛ ባህላዊ ምግብ ነው። ማምሰል ጥበብ ይፈልጋል

የቪዲዮ ጥሪዎች አሁን የተለመዱናቸው ከቤተሰብ ጋር ለመገናኘት እጠቀማለሁ ፊታቸው ማየት ደስ ይለኛል በስልክ ብቻ ከመዋራት የተሻለ ነው። አንዳንድ ጊዜ ስራ ቢበዛባቸውም በቪዲዮ ናቸው ሁሉም ከቤት ስራ እየሰሩ ይሆናል። ጥሩ የበይነ መረብ ግንኙነት ያስፈልጋል። አንዳንድ ግንኙነት ይቆራረጣል ወይም የድምጽ መዘግየት ይኖራል ግን በአጠቃላይ ይሰራል። ቴክኖሎጂ። ያሳንሳል ሰዎችን በይታ ማየት ግንኙነት ያጠናካላል። ይሄ ዘናዊ የህይወት አካል ነው

ዛሬ ትራፊክ በጣም ይበዛል። ለሰአት ያህል አልተንቀሳቀስንም። መኪናዎች ረዣዥም ወረፋ ፈጥሯል። ሁሉም እየጮሁ ናቸው፤ ግን ማድረግ የሚችሉት ነገር የለም። ሰዎች እያንዳንዱ ይንገራገራሉ፤ ሌሎች ሙዚቃ ያዳምጣሉ። እኔ ውጭ እመለከታለሁ። ፀሀይ በጣም ታቃጥላለች። ሙቀቱ ይበዛል። መዘግየቱ ያበሳጨኛል። ለስበሰባዬ ዘግይቼ ደርሳለሁ። መልእክት መላክ አለብኝ። ትራፊክ ከከተማው ችግር ነው። ትግስት ያስፈልጋል። መጨረሻ ግን ይቀንሳል።

የእንቅልፍ ልምዴ ጥሩ አይደለም ብዙን ጊዜ ዘግቼ እተኛለሁ ፊልም እመለከታለሁ ወይም አነባለሁ ከዚያ ለመነሳት ከባድ ይሆናል ማለት ነው። በጣም ደክማ አለው ቡና ያስፈልገኛል የመተኛት መርሃ ግብር ማዘጋጀት አለብኝ። ዶክተሮች ስምንት ሰዓት ይመክራሉ ግን እኔ ስድስት ሰዓት ያህል እተኛለሁ በቂ አይደለም። ስልኬን በታም ሰፊ ማስቀመጥ አለብኝ የእንቅልፍ ጤንነት አስፈላጊ ነው። ይሄን መለወጥ እፈልጋለሁ በእረፍት የተሻለ እሰራለሁ

የልጅነት ጊዜዬን ስዘክር ደስ ይለኛል በሀገር ቤት ከጓደኞቼ ጋር እንጫወት ነበር። ዛፉ ላይ እንወጣ ነበር ወንዝ ብዙ እንዋኝ ነበር። አያቴ ታሪኮችን ትነግረን ነበር ምሽት ለይ በሰማይ ኮከቦች እንመለከት ነበር። ትምህርት ቤት ረጅም መንገድ ነበር እርስበርሳችን እንረዳዳ ነበር ቀላልና ደስተኛ ጊዜ ነበር። አሁን ያ ጊዜ ጠፋ ነገር ግን ትዝታው ይቀራል ልጅነቱም ነበር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

መጽሐፍ ማንበብ የምወደው ተግባር በየሳምንቱ አዳዲስ መጽሐፍ አፈልጋለሁ ታሪኮች አለም ይከፍታሉ ምናልባት ቦታዎችን እጎበኛለሁ አዳዲስ ነገሮችን እማራለሁ እንዳልበጻፍኩ ያልቃሉ የመቼ አስቃሉ ደራሲዎች ብለህ ናቸው። ቃላቸውን ልብ ይነግሩታል ምሽት ላይ ከመተኛት ብ ታነባለህ የመጽሐፍት ልዩ ትወዳለህ መጽሐፍ ውስጥ ጥበብ ይሰጣሉ የተለያዩ አስራ ሰዎች አድርገን ማንበብ አምሮን አጸድቀን

የስልክ ካሜራ እጠቀማለሁ እንግዲህ ማንኛውም አይነት ፎቶዎች ወይም ፒክሰሮችን የማነሳው የስልክ ካሜራን ተጠቅሜ ነው ምንም አይነት ካሜራ የለኝም እስካሁን ድረስ ስለዚህ እያንዳንዱ ነገር ነው የሚነሳው በሙሉ በስልክ ካሜራ ነው ማለት ነው። በዚህ ምክንያት እንግዲህ ስልክ ካሜራ እንደዋና የካሜራ አይነት ነው የምትጠቀመው ማለት ነው የአንዳንዱ ነገሮች የማነሳቸው ነገሮች በሙሉ በስልኬ የሚነሱ ፎቶዎች ናቸው ማለት ነው ስለዚህ የስልክ ካሜራ እንደዋና የካሜራ አይነት ነው የምጠቀመው። ስለዚህ ትጠቀማለህ ወይ ተብሎ ለሚጠይቀው ጥያቄ ዋናኛነት መልስ ነው ብዬ መናገር እችላለሁ

የድምጽ መልእክት እልካለሁ እንግዲህ በዋናነት የድምጽ መልእክት ምልከው በማህበራዊ ሚዲያዎች በኩል ነው በዋናነት ግን እነዚህን የምጠቀምበት ምክንያት እንግዲህ ዝም ብዬ ድምጽ መልእክት በሀገራችን የቴሌኮም ኩባንያዎች ብዙ መልእክት መላክ የሚቻልበት ነባራዊ ሁኔታ የለም ልምዱም የለንም ተጠቅመነውም አናውቅም ብዬ መናገር እችላለሁ። በዚህ ምክንያት እንግዲህ ይህንን እስካሁን ድረስ ብዙ ተጠቅመን ስለማናቅ ወይም ትሬንዱ ስለሌለን በዋናነት የምንጠቀመው የማህበራዊ ሚዲያዎችን ነው እንደ ቴሌግራም ፌስቡክ እና መሰል ማህበራዊ ሚዲያዎችን ተጠቅሞ የድምጽ መልእክት እንልካለን። በዋናነት የዚ የቴሌኮም ኩባንያዎች እንደዚህ አይነት ነገር ብዙ ልምዱ የለንም ስለዚህ ይሄን ነገር በዚሁ ማወቅ ይቻላል ማየት ይቻላል ማለት ነው

እንግዲህ አዳዲስ የሚባሉ የስራ ግንኙነት እንፈጥራለሁ። እንግዲህ እንነዚህ ይሄን አዳዲስ የሚባለው የስራ ግኑኝነቶች በምፈጥርበት ጊዜ ከጓደኞቼ ጋር መልካም ግንኙነት እንደሚኖረኝ አስባለሁ። ምክንያቱም እንግዲህ አዳዲስ የስራ ግንኙነት በምፈጥር ጊዜ አዳዲስ የንግድ ከህሎቶችንም እንዲሁ አዳብራለሁ ማለት ነው። የስራ ግንኙነቶች ሲባሉ እንግዲህ አዳዲስ ጓደኞችን አፈራለሁ። በእነዚህ የአዳዲስ የስራ ግንኙነቶች ጥሩ የሚባል የንግድ ክህሎት አዳብራለሁ። እንነዚህ የንግድ ክህሎቶች መልስ ደግሞ ከተለያየ ቦታ የተለያየ ሰዎችን እተዋወቃለሁ። በዚህ ምክንያት እንግዲህ ሰዎቹ ከተለያየ ቦታ በተዋወቋቸው ሰዎች የንግድ ስራ ፈጠራ ሀሳቤን ከተለያዩ ሰዎች ሀሳቦች አገኛሁ ወይ አነሳለሁ ማለት ነው። በዚህ ምክንያት እንግዲህ ብዙ የሚባሉ ሰፊ የሆነ ኔትወርክ ዘረጋለሁ። በእነዚህ ኔትወርክ መንገድ ማህበረሰቡ ዘንድ ጥሩ የንግድ ግንኙነትን ለመፍጠር ምቹ ሁኔታን ይፈጥራሉ ማለት ነው። ስለዚህ የንግድ ግንኙነቶች ብዙ ጊዜ ሰዎቹ እንደ መልካም አጋጣሚ አያዩያቸውም ቢሆንም ግን በጣም አሪፍ ነገር እንደሆነ ማሳወቅ እፈልጋለሁ። እንግዲህ በጣም ብዙ ስኬታማ የሚባሉ የንግድ ሰዎች እንግዲህ እንደዚህ አይነት ነገሮችን ብዙ ጊዜ እየተገበሯቸው ነገሮች ናቸው ምክንያቱም እንግዲህ ይሄን በማድረጋቸው እነሱ ትልቅ የቢዝነስ ሰዎች እንዲሆኑ በቅተዋል ወይም ስኬት ላይ ተፈናጠዋል ወይም ተቆናጠዋል ማለት ይቻላል። እንግዲህም በማድረጋቸው ስኬታማ ደረጃ የደረሱ ሰዎችን እንግዲህ ልምድ ብዙ ጊዜ በተለያዩ አጋጣሚ ወስደምቼ አውቃለሁ እንግዲህ ይሄን በማድረጋቸውም የተለየ ጥቅም እንዳገኙም ጭምር ሲገልጹ እሰማለሁኝ። እንግዲህ እነዚህን ሰዎች ብዙ ጊዜ ስኬታማ ሰዎችን የህይወት ታሪኮች እንዲሁም መሰል የንግድ ከሎታቸው እንዴት እንዳዳበሩና የተለያዩ ሀሳቦቻቸውን የመስማት አጋጣሚው አለኝ ምክንያቱም በዚህ ምክንያት እንዲህ እነሱ የተለያዩ ሀሳቦቻቸውን ሲገልጹ እንደሰማሁት ከሆነ በዚህ ምክንያት አዳዲስ ሰዎች በመተዋወቅ እና አዳዲስ የስራ ግንኙነቶችን ማድረግ ንግዳቸውን አስፋፍተው አሁን ጥሩ የሚባል ደረጃ ላይ እንደደረሱም ጭምር። በደንብ አውቃለሁ። እና አረጋግጫለሁ ማለት እችላለሁ። በዚህ ምክንያት አዳዲስ የስራ ግንኙነቶች እፈጥራለሁ። ምክንያቱም ከእነሱ የተለየ ትምህርት አግኝቻለሁ ሁ ወይም ልምድ አግኝቻለሁ ብዬ ስለማምን ማለት ነው። ስለዚህ ይሄን ነገር እኔም ገፍቼበት ወይም በቀጣይ ጥሩ ወደ ደረጃ ላይ እንደምደርስ ነው የማስበው ይሄን ነው የሚመስለው

እንግዲህ ማብሰል እችላለሁ በተለያየ የማብሰል ሁኔታ ውስጥ አልፌ ነው እዚህ የደረስኩትም እንግዲህ ማብሰል ሲባል በተለያየ ነገሮች ማብሰልን ያካትታል ይሄም እንግዲህ በቅጽል ሊበሰል ይችላል በስተውም እንዲሁ ማብሰል ሁኔታ አለ። እንዲሁም ደግሞ በእንጨቴ የማብሰል ሁኔታ አለ እንግዲህ ማብሰል ሲባል በተለያዩ ሁኔታዎች ውስጥ አልፈን እያንዳንዱን የማብሰል ሁኔታ ወይም የማዘጋጀት ሁኔታ አልፈን እንደመጣን ይታወቃል። እንግዲህ በድሮ ጊዜ ወይም በእናቶቻችን ጊዜ በእንጨት እንደሚበሰል ይታወቃል። እንግዲህ የአንዳንድ ነገር በዚህ ሁኔታ ውስጥ አልፈን ነው የመጣነው ማለት እችላለሁኝ። እንግዲህ በእንጨት መሃል ስለሆነ ሁኔታ ውስጥ ጭሳለሁ ብዙ ላይን የሚጎዳ እንዲሁም በጣም በዘርፈ ብዙ ችግሮች አሉበት ቢሆንም ግን እንግዲህ እየቆየና በጣም ብዙ ማህበረሰብ የሚጠቀም ሆኖ የድሮ ብቻ ሳይሆን አሁንም ድረስ አብዛኛው የሀገሪቱ የማህበረሰብ ክፍል በብዛት የሚጠቀም ሆኖ ብሎ መናገር ይቻላል። እንግዲህ ይሄንን የማበሰል ሁኔታ ለመቅረፍ በጣም በተደጋጋሚ ብዙ ነገሮች እየተሰሩ ናቸው። የኤሌክትሪክ አቅርቦት በየአካባቢው እንዲዳረስ እጥረት እየተደረገ ነው እስካሁን ድረስ ምንም አይነት ለውጥ የለም ማለት ይቻላል። በገጠሩ የአካባቢው ክፍል ብቻ አይደለም በቀጣዮችም እንዲሁ የኤሌክትሪክ አቅርቦት ችግር እንዳለ ይታወቃል። መንግስታት እንግዲህ በተደጋጋሚ ጥረት እያደረጉ ቢሆንም እንግዲህ የዛመድ ድረስ አልቻሉም። ስለዚህ የገጠሮ ብቻ አይደለም የከተሞችም ማህበረሰቦች ጭምር ምናልባትም በእንጨት ማብሰል ሁኔታ እንዲቀጥሉ አስገዳጅ ሁኔታ ተፈጥሯል ማለት ይቻላል። በዚህ ምክንያት እንግዲህ ማብሰል እችላለሁ ብዬ መናገር የምችለው በተለያዩ አጋጣሚዎች በተለያዩ የማብሰል ሁኔታዎች ውስጥ አልፌ እያንዳንዱን ነገር ስላየሁት ነው ብዬ መናገር እችላለሁ። ይሄም እንግዲህ እንግዲህ በተለያየ የጊዜ ውስጥ በቅጽበት የማብሰል ሁኔታ ገጥሞኛል እንግዲህ በእንጨት ከማምሰልበት የሻለ መልኩ እቃዎች ያለመጥቆር እንዲሁም ያለመበላሸት ሁኔታ አለ። ግን ለማብሰል በጣም ዘገምተኛ እና ለችኮላ የማይሆኑ ናቸው። እንግዲህ በተማሪነት የህይወት ዘመኔ ውስጥ ያየኋቸው ብዙ አስቸጋሪና ፈጣኝ የሆኑ ጊዜዎችን አሳልፌያለሁ። በዚህም ጊዜ ውስጥ እንግዲህ በጣም ብዙ ዘርፋ ብዙ የሚባሉ ችግሮችን አሳልፌያለሁ እንግዲህ በጠዋት ተነስቼ ቁርሴን በምሰራበት ጊዜ እንግዲህ ከገለጽኳቸው የማብሰሪያ ዘዴዎች ውስጥ ዋናኛውና ቀዳሚው ብዬ መግለጽ የምችለው በከሰል የማብሰያ ዘዴ ነው። ይህንን የማብሰያ ዘሬ በምትጠቀምበት ጊዜ እንግዲህ ወጥ ለመስራት በተደጋጋሚ የምንጠቀመው ይህንን አይነት የማብሰያ ዘዴ ነው። ስለዚህ በዚህ የማበስልበት ጊዜ ሰዓት የመውሰድ እና ጠዋት በቶሎ ያለመድረስ ነባራዊ ሁኔታ ይከሰት ነበረ ይህንንም እንግዲህ ለማለፍ ጥሬት አድርጌያለሁ ማለት ነው። በጣም እንግዲህ ብዙ ቻሌንጆች በብዙ ችግሮችን አሳልፈናል እንግዲህ እነዚህ ችግሮች እንግዲህ አልፈው ዛሬ ላይ ደርሰናል ማለት ነው። በጣም ብዙ አይነት ነገሮች ይከሰታሉ እኔ ላይ ብቻ አይደለም በጓደኞቼ በጣም ገራሚ ገራሚ የሆኑ ታሪኮች አሉን እነዚህን ታሪኮች አሳልፈን እንግዲህ ለዚህ ደርሰናል። ምናልባትም አሁንም ድረስ በቅጥርታ አከባቢው ክፍል በእንጨት የሚበሰልበት ሁኔታ ነው ያለው በቅሰል በመጠኑ የማብሰል ሁኔታ እየተለመደ መጥቷል። እንግዲህ ይህንን ነገር ከጊዜ ወደ ጊዜ መሻሻል የታየበት ሁኔታ አለ። ይሄም ሲባል እንግዲህ ይሄ ኤሌክትሪክ አቅርቦት በመጠኑ ቢሆን የመዳረስ ነገር ስላለ ነገሮች ትንሽ የተሻሻሉ የሚመስሉበት ሁኔታ አለ። ግን አሁንም ድረስ የኤሌክትሪክ አቅርቦት ችግር እንዲሁም ደግሞ የተዘረጋው የኤሌክትሪክ አቅርበህም በቀጣይነት ወይም በቋሚነት የኤሌክትሪክ አቅርቦቱ የሚደረስበት ሁኔታ ስለሌለ የመቆራረጥ እንዲሁም በተደጋጋሚ የማስቸገር ነባራዊ ሁኔታ ይከሰታል እና በዚህ ምክንያት እንግዲህ ነገሮች በእንጨት ከማብሰል ቀጣይነታቸው በዚህ ሁኔታ እንዳለ ነው ማለት ነው። ስለዚህ የእንጨት ማብሰል እንደ ዋናነት እንጠቀማለን በክስል ማብሰል ቅድም እንደገለጽኩት ነው። ሌላኛው እንግዲህ በቅርቡ እና ምናልባትም ከአምስት አመታት ወዲህ እንግዲህ በስተውን ማብሰል ነገር ተለማምጨለሁ ማለት ነው። ይሄንን በተይዘኛው ታሪኬ ላይ ደግሞ እንግዲህ ብዙ ነገሮችን አሳልፌያለሁ እነዚህ ባሳለፍኳቸው ነገሮች ውስጥ እንግዲህ የተለያዩ ገጠመችኝ እንዲሁ ማወቅ እችላለሁ ማለት ነው። እነዚህ የቀጠመኝ ውስጥ እንግዲህ የብዙ አይነት ነገሮች አሉ አንዳንዴ ሳልጠብቀው ነገሮች ከላይ በመውጣት አስቸጋሪ ሁኔታዎች የሚፈጠሩበት ሁኔታ አለ። ሌላ ጊዜ ደግሞ እንግዲህ በጣም ደባሪ የሚባል ሁኔታዎች ሊፈጠሩ ይችላሉ። ይሄም እንግዲህ የሚፈጠርበት ምክንያት